ፍየል አይተህ ታውቃለህ ወይ? ነው ሚለው ፍየል አዎ በደንብ አይቻለሁ አብረን የኖርንበት እንስሳ ነው። ጠብቀናታል በልተናታል። እና ፍየል አንግዲህ የው ዘርፋ ብዙ ጠቀሜታ ነው የለት። በብዙ መንገድ እንትን ትበላለች ለምግብነትም ትውላለች። እንግዲህ ያው የፍየል ስጋ በጣም ብዙ እንትን ነው ያለው። ለምሳሌ የፍየል ስጋ ጋራ በተያያዘ መድሃኒት ነው ይባላል። ፍየል እንግዲህ ትንሽ እንትኗን ነው ሚከብደው መጠበቁ እንትን ማለቱ ትንሽ ያው በጣም ቀልቃላ እንስሳ ስለሆነች በቃ እሱን እነሱን መጠበቅ በጣም ከባድ ነው። እና ሌላው ምንድነው? ፍየል። እንግዲህ ፍየል በቆላማ አካባቢ ነው መኖር መኖር መኖር ምትፈልገው ቅዝቃዜ አይመቸውም። እና በተጨማሪ ፍየል ቅጠል ነው ምትበላው። ቅጠላማ ምግቦች ይመቻታል ግን እንደመኖም ደግሞ ተዘጋጅቶ ሚቀርቡ ምግቦችን የተለያዩ አትክልቶችን የሙዝ ልጣጭ ምናምን በከተማ አካባቢ ሚኖሩ ፍየሎች ያ ያንን ይጠቀማሉ። ከዛ በተጨማሪ ደግሞ ምንድነው? የፍየል ወተት የፍየል ወተት ለመድኃኒትነት ይውላል። እና ይሄ ይሄ ነው ያለው በፍየል ዙሪያ።